ሰላም ጤና ይስጥልኝ እንደምን ዋላቸው እኔ ደህና ነኝ። የሞባይል ዳታ ትጠቀማለህ ወይ ይላልጥያቄው የዛሬው ጥያቄ የሚጀምረው በምንድነው? የሞባይል ዳታ ትጠቀማለህ በሚል ሀሳብ ነው ማለት ነው። እና ይሄን ጥያቄ ከመመለሴ በፊት እንደ ሀገራችን ብሎም እንደ አለም ብዙውን ጊዜ ብዙ ቦታ በምናይ ሰዓት። ሰው የሚጠቀመው ምንድ ነው የሞባይል ዳታ ነው ማለት ነው የሞባይል ዳታ ማለት። ስልካችን ላይ የሚታሰር ከገንዘባችን ላይ ተቀንሶ ወደ ዳታ ተቀይሮ ስልካችን ላይ የሚታሰር ነገር ነው ማለት ነው። እና በደቂቃ ነው ወይም ደግሞ እንትን አላቸው ሜጋባይት ጊጋባይት እያለ ወደ ላይ እያደገ እያደገ የሚሄድ ማለት ነው። እሱም የቀና አለ የሳምንት አለ የወር አለ እንደገና ደግሞ ያልተገደበ የሚባል አለ ማለት ነው። ስለዚህ ያን ያንን ስልካችን ላይ እየጫንን እየሞላነው በስነ ስርዓት በአግባቡ መጠቀም እንችላለን ማለት ነው እና። ብዙ ጊዜ እንደውም ጠቃሚ ይሆናል ማለት ጠቃሚ ሆኖ እናገኘዋለን ከእንትን በተሻለ ይሄ ከዋይፋይ በተሻለ ዋይፋይ አንድ አሁን እንደውም እንደ አማራጭ። ምን መጥቷል ስልክ ላይ የሚታሰር የዋይፋይ አገልግሎት መጣ እንጂ በፊት በፊት ላይ ዋይፋይ ቋሚ ቦታ ነው ያለው እና የሆነ ኢንተርኔት ለመጠቀም ስንፈልግ ግዴታ እዛ ዋይፋይው ያለበት ቦታ ነው የምንሄደው ማለት ነው። በዚህ በዚህ የሞባይል ዳታ እጅግ በጣም ተመራጭ ሆኖ እናገኘዋለን ከእንትን በተሻለ ዋይፋይ ዳታ በተሻለ የሞባይል ዳታ። ተጠቃሚዎች ብዙ ናቸው ጥቅሙም በዛው ልክ ደግሞ የተሻለ ሆኖ እናገኘዋለን ከፍጥነት ከምናምን ከምናምን አንፃር ያው እንትኑ ይሻላል የ የዋይፋው ይሻላል ነገር ግን እኔ አሁን ከራሴ ተነስቼ ካገኘሁት ልምድ ላካፍላችሁ የምፈልገው ነገር ምንድነው የሞባይል ዳታ። የምንጠቀም ሰዓት አንድ በፈለግን ሰዓት መክፈት መዝጋት እንችላለን። ሁለተኛ ደግሞ እኛ ፈቅደን ካልሰጠን በስተቀር በእኛ ዳታ የሚጠቀም ሊኖር አይችልም። ይሄ እንደ አንድ ጥቅም ነው ማለት ነው ምክንያቱም ምንድ ነው አንዳንቀን አንዳንድ ቦታዎች ላይ ምንድነው የሚፈጠረው? የሚጠቀሙ ሰዎችን ወይም የዋይፋይ አገልግሎት የሚሰጥበት ቦታ ይሄዱና አንዳንድ ሰዎች ምን ያደረጋሉ ኢንተርኔቱን ይሄ የዋይፋውን ዳታ ማለት ነው ይሰብሩታል ሰብረውት ይገቡና ያለምንም ክፍያ በነፃ ይጠቀማሉ ማለት ነው። ስልክ ላይ ሲሆን ግን ብዙ ጊዜ እንደዚህ አይነት ነገሮች አይፈጠሩም ምክንያቱም ያው የሞባይል ዳታ ነው ከፍተን እኛ የራሳችን ቀፎ ላይ ነው የምንጠቀመው እንጂ ሌሎች ሰዎች ፈልገውት ለምሳሌ እንትን አድርገው ፈልገውት ጽፈው ምናምን ስም ጽፈው ምናምን ፈልገው ሊያገኙት አይችሉም። በዚህ ምክንያት ጠቃሚ ነው እንደገና ደግሞ የትም ቦታ ቢሆን ከሱቅ የሆነ ካርድ ገዝቼ ማለት ነው በብር ወይ ያ አምስት ብር ሊሆን ይችላል የአስር ብር የሃያ ብር የሃምሳ ብር ካርድም ቢሆን ገዝቼ ምንድነው የማደርገው ስልኬ ላይ ካርዱን መጀመሪያ የአየር ሰዓትም እምላለሁ ከዛ ከሞላሁት የአየር ሰዓት ላይ ደግሞ የሞባይል ዳታ ከፈለኩ ገዛለሁ ማለት ነው። ካልፈለኩ ደግሞ እራሱን ዝም ብዬ የሞባይል ዳታውን ካበራሁ ምንድነው የሚያደርገው ማለት ነው ቀጥታ ከብሩ ላይ ተቆራጭ ተቆራጭ ተቆራጭ እያደረገ ለኔ አገልግሎቱን ይሰጥልኛል ይሰጠኛል ማለት ነው ስለዚህ እኔን ተስማምቶኛል አሁን ብዙ ቦታ ላይ እንደዚህ ተጠቅሜያለሁ እና አገልግሎኛልም ማለት ነው። እና የሞባይል ዳታ ትጠቀማለህ ብላችሁ ለጠየቃችሁኝ ጥያቄ አዎ አሁን ላይ ራሱ የምንጠቀመው የሞባይል ዳታን ነው። ይሄ ከምን ከምን አድኖሃል ብላችሁ ከጠየቃችሁኝ ለምሳሌ ሌቦች እንዳያጭበረብሩኝ አለስፈላጊ ደግሞ ወጪዎች አሉ ለምሳሌ ይሄንን በፈለኩት ሰዓት አበራለሁ በፈለኩት ሰዓት አጠፋለሁ ዋይፋይ ሲሆን ግን ያው ወራዊ ክፍያ ነው። ወሩን ጠብቀን ክፍያውን እንከፍላለን ማለት ነው። እዚህ እዚህ ላይ መነሳት ያለበት ነገር ምንድ ነው? የሞባይል ዳታ የተጠቀምኩትን ነው የምከፍለው ዋይፋይ ሲሆን ደግሞ ምንድነው ማለት ነው በወር የተገደበ ክፍያ ነው የምንከፍለው ማለት ነው። ስለዚህ በዚህ በዚህ ምክንያት ነው እኔ መርጫ የሞባይል ዳታን ነው የምጠቀመው ብዬ የምላቸው በዚህ በዚህ ምክንያት ነው ማለት ነው

እሺ በብዙ ህዝብ መካከል መሆን ተመቸን ተመቻቸቸህ ነው የሚለው ጥያቄው ያው በብዙ ህዝብ መሃል መሆን በጣም ጠቃሚ ነው። ምክንያቱም ያው በህዝብ መሃል በምትሆን ሰዓት ታገኛለህ ተባባሪ ታገኛለህ ብዙ ሰው ይተባበርሃል ብቸኝነት አይሰማህም። እና ደግሞ የሆነ ከባድ የሆነብህ ነገር ካለ የሚያስጨንቅ ሀሳብ ካለ የሚያወያዩ ሰዎች በዙሪያህ ይኖራሉ። ሀሳብህን የምታካፍለው ሰው በብዛት ታገኛለህ ብትታመም የሚያሳክም ሰው በደንብ ታገኛለህ ብትራብ የሚያበላህ ሰው ብትጠማም የሚያጠጣህ ሰው እንደገና ደግሞ ብትታረዝ ራሱ የሚያለብስ ሰው በደንብ ታገኛለህ ማለት ነው። ስለዚህ በብዙ ህዝብ መካከል እጅግ በጣም ቆንጆ ነው በቃ ምርጥ ነገር ነው ማለት ነው። ስለዚህ ብዙ ጊዜያቸውን እንደውም እኔ እንደምክር ለእናንተ የማቀርብላቸው ነገር ምንድነው? ብዙ ጊዜያችውን በህዝብ መሃል አሳለፉ። ምክንያቱም ህዝብ መሃል ሰላም አለ። ህዝብ መሃል መረጃ አለ። ህዝብ መሃል ጥበቃ አለ። ህዝብ መሃል መተሳሰብ አለ ህዝብ መሃል መፋቀር አለ ገብቷችኋልሃ አይደለ ህዝብ መሃል መተባበር አለ። እነዚህ እነዚህ ሁሉ ያሉት ለምሳሌ አንድ በአንድ ብናያቸው ህዝብ መሃል ፍቅር አለ ያልኩበት ምክንያት ምንድነው? መቶ ሰዎች ቢሆኑ መቶ ሰዎች አንድ አይነት ሀሳብ አይኖራቸውም የተለያየ ሀሳብ ነው ያላቸው። ስለዚህ ከዛ መሃል ሰው በተፈጥሮ ደህና ነገርን ቆንጆ ነገርን ስለሚወድ መልካም ነገርን ስለሚወድ ማየትም መስማትም ማድረግም የሚመቸው ቆንጆ ነገር ስለሆነ ፍቅር ደግሞ እዚህ ምድር ላይ ካሉ ነገሮች ሁሉ እጅግ ቆንጆ ነገር ስለሆነ ከነዛ ከመቶዎቹ ቢያንስ ሰማንያው ፍቅርን ይከተላል። ስለዚህ አንተን ቢያንስ ሰማንያው ሰው ይወድሃል ያፈቅርሃል ማለት ነው። እና ሌላው ደግሞ ትብብር ታገኛለህ ያልኩበትም ምክንያት ምንድነው? እንደዛው ቅድም አሁን እንዳነሳነው ህዝብ መሃል ላይ ደህና ነገርን የሚጠላ ሰው የለም። መልካም ነገርን ሰዎችን ማገዝን ከዛ በኋላ የአእምሮ ሰላም ማግኘትን ምናምን የሚባሉ ነገሮችን ህዝብ መሃል ታገኛለህ። ከብዙ ህዝብ ማለት ነው ከብዙሃኑ ህዝብ ያንን ነገር ታገኛለህ ማለት ነው። ስለዚህ ህዝብ ማን በምትሆን ሳያት እንደው አልተቀበሉህም ቢባል ከመቶ ሰማንያው ሰው ይቀበልሃል ማለት ነው። ስለዚህ አሁንም ከብዙሃኑ ትብብር ትብብርን ታገኛለህ። ሌላው ሰላምና ደህንነት ታገኛለህ ያልኩበት ምክንያት ምንድነው? ሰፊው ህዝብ መሃል ስትሆን ብዙ አይነት ህዝብ ነው ያለው ብዙ ቋንቋ ይኖራል ብዙ ባህል ይኖራል። እንደገና ብዙ ያኗኗር ዘይር ዘዬ ራሱ የየራሳቸው ሊሆን ይኖራቸዋል ማለት ነው ሁሉም የየራሳቸው ስለሚኖራቸው ማለት ነው። ስለዚህ ከእነሱ ያህል ኖርክ ማለት ሁሉም በየራሱ ቋንቋ አንተን ያቀርብሃል በየራሱ ብሄርና በየራሱ ባህል አንተ እንድትደምቅ ያደርግሃል ወደ ራሱ ይስባል ያኛውም ይስባል ይሄኛውም ይስባል ስለዚህ መሃላቸው ሆነህ አንተ ትጠበቃለህ ሰላምህ የተጠበቀ ነው የሚሆነው። እንደገና የተረጋጋ ህይወት ነው ምትኖረው በብዙሃኑ ህዝብ ተወዳጅ ነው የምትሆነው። ለዛ ነው ያንን ያልኩበት ምክንያት ማለት ነው። ሌላው ምንድነው እኔ አሁን ከራሴ ተነስቼ ማለት ነው አሁን የራሴን እንደሆነ ብነግራቸው እኔ አሁን ሰፊው ህዝብ መሃል ነኝ ያለሁት አንድ ቀን ከፍቶኝ አያውቅም። ትንሽ የሀዘን ወይ ደግሞ የመደበር ስሜት በሚሰማኝ ሰዓት ወዲያው ነው በቃ ይከቡኛል ያጽናኑኛል ከዛ ድጋፍ ከሆነ የሚያስፈልገኝ ድጋፍ ያደርጉልኛል። የሀሳብ ድጋፍ አለ የሰው ልጅ ብዙ አይነት ድጋፎች አሉት። የሀሳብ ድጋፍ አለ እንደገና ሌላ ደግሞ የገንዘብ ድጋፍ አለ። የጉልበት ድጋፍ አለ። ብዙ ብዙ ድጋፎች አሉ ያ ያ ያ ያ ይደረግልኛል ማለት ነው። ሰው መሃል ስሆን ምክንያቱም እኔ ለምሳሌ በሀሳብ ብቁ ላልሆን እችላለሁ። ሌላ ብቁ ሰው እኔን ያበረታታኛል እኔ አቅም ላይኖረኝ ይችላል። ሁለት ሶስት ስንሆን ደግሞ አቅም ይኖረኛል ገንዘብም ላይኖረኝ ይችላል። ስለዚህ በብዙ ህዝብ መካከል መሆኑን በጣም ነው የምወደው በጣም ነው የምፈልገው ማለት ነው

እሺ ወደ ስራ በሰአቱ ትደርሳለህ ይላል ጥያቄው ወደ ስራ በሰአቱ ነው ደርሰው ምንም የማባክነው የሚባክንብኝ የሚሸራረፍብኝ ምንም ሰዓት የለም። ምክንያቱም ያው ሁለት ሰዓት እወጣለሁ። እና ሁለት ሰዓት ሳይሆን ነው የምወጣው ሁለት ሰዓት ሳይሆን አስራ አምስት ደቂቃ ሃያ ደቂቃ ሲቀረው ነው ከቤት ምወጣ ከዛ ቀጥ ብዬ ቢሮ ነው የምሄደው ቢሮ በሰአቱ ነው የምደርሰው። እና በዚህ በዚህ ምክንያት ነው ምንም አላረፍድም ልላችሁ የቻልኩት ማለት ነው። እና ሁል ጊዜ እኔ በሰአቴ ነው የምሄደው ሰአቴን አከብራለሁ። ወደ ቢሮ ስሄድ በሰአት ሆኖ ማለት ነው ሁለት ሰዓት ሳይሆን በፊት አንድ ሰዓት ከአርባ አምስት ወይም ደግሞ አንድ ሰዓት ከአርባ ላይ ምን አደርጋለሁ ቢሮ እደርሳለሁ ማለት ነው። እንደዛ ለማድረግ ደግሞ ስንት ሰን ነው ከቤት መነሳት ያለብኝ? ገና አንድ ሰዓት ተኩል አካባቢ ሲሆን ከቤት መነሳት አለብኝ እንደዛ ለማድረግ። ማታ ራሱ የምተኛበትን ያተኛኘቴን ማስተካከል አለብኝ። እንደገና ጠዋት ደግሞ አነሳሴን በስነ ስርዓት መነሳት አለብኝ በጠዋት ማለት ነው በጠዋት ተነስቼ ያው ባለቤትም ሚስትም ስለሌለኝ ቁርስ ምናምን ራሴን የምሰራው ስለዚህ በጠዋት ተነስቼ ቁርሴን እሰራለሁ እጸልያለሁ። እሰራለሁ ከዛ በኋላ ነው ወደ ስራ የሚሄደው ስለዚህ ገና ተጣጥቤ ምናምን ስፖርት ሰርቼ በልቼ ከዛ በኋላ ወደ ቢሮ ለመሄድ ሰዓት ስለማይበቃኝ በጧት ነው የምነሳው። በጧት ተነስቼ የመጀመሪያው ስራዬ ምንድነው የሚሆነው ጸሎት ነው። ጸሎት አደርጋለሁ ከጸሎት በኋላ ደግሞ ትንሽ የአካል ብቃት እንቅስቃሴ አደርጋለሁ ከዛ በኋላ ቁርስ እሰራለሁ ቁርሴን እሰራና ቁርሱ እስኪደርስልኝ ድረስ ሻወር እወስዳለሁ ሰውነቴን እታጠባለሁ በውሃ ማለት ነው። ከዛ በኋላ እሱን ካደረኩኝ በኋላ ምንድነው የማደርገው? ቁርሴን እበላለሁ ቁርሴን ከበላሁ በኋላ ደግሞ ምንድነው የማደርገው እንትን ይሄ ልብሴን እለባብሳለሁ ልብሴን ለባብሼ ከዛ በኋላ ወደ ስራ ለመሄድ እነሳሳለሁ ማለት ነው። ተነሳስቼ ምናምን ልክ ሰዓቱ ሲደርስልኝ ወደ ስራ እሄዳለሁ ወደ ስራ ሄጄ ስራ ቦታ በጊዜ ነው የምደርሰው ማለት ነው። እና ስራ ቦታ በጊዜ መድረሴ እኔን ነው የሚጠቅመው ምን ጊዜም ማለት ነው እኔን ብቻ ነው የሚጠቅመው። ምክንያቱም እኔ ራሴ እኔ ለምሳሌ ከቤት ጠዋት ስነሳ ካላረፈድኩ ስራዬን በሰአቱ ነው የምጀምረው ስራዬን በሰአቱ ምጀምር ከሆነ ደግሞ አላረፍድም። አላረፈድኩም ማለት ደግሞ የሚበላሽብኝ ስራ የለም ስለዚህ ቀን ሙሉ የተሳካ ቀን ነው ማሳለፉ የተደላደለ ቀን ውሎየም ሙሉ ያማረ ይሆንልኛል ማለት ነው። ስለዚህ ይሄንን ነው የሚመስለው ለምሳሌ ወደ ስራ በሰአቱ ትደርሳለህ ለሚል በሰአቱ ነው የምደርሰው ማለት ነው ይሄን እንዴት ልታደርግ? የምትሉኝ ከሆነ ያው ሁሌ ስለማደርገው አሁን እኔ ልማድ አድርጌዋለሁ ማለት ነው። ሁሌ ነው እንደዚህ የምሄደው ሁሌ በጠዋት ነው የምሄደው ሁል ጊዜ ማለት ሰዓት አከብራለሁ በሰአቱ ነው የምደርሰው አንድም ቀን አርፍጄ አላውቅም። ስለዚህ ሰዓት አከብራለሁ ማለት ነው ምንድነው ጥቅሙ ካላችሁ ደግሞ ይህንን ማድረጌ በጣም ነው የሚጠቅመኝ በጣም አስፈላጊ ነው ሰዓት ማክበር። በሰአቱ ወደ ቢሮ ስራ ቦታ መግባት ከዛ ጠዋት ብቻ አይደለም ደግሞ ምሳ ሰዓት ሰዓት ጠብቆ መውጣት ከወጡ በኋላ ደግሞ ምሳ በልቶ ሲመለሱም ሰዓት ጠብቆ በሰነ ስርዓቱ ወደ ቢሮ መመለስም እሱም ሌላ ሌላ ሀሳብ ነው ማለት ነው። ስለዚህ ምን ጊዜም በሚገባ ሰዓትን በአግባቡ መጠቀም አስፈላጊ ነው። ባንጠቀምስ ምንድነው ጉዳቱ አሁን ለምሳሌ እኔ ሰአቴን በአግባቡ ባንጠቀም ምንድነው የማጣው? ብጠቀምስ ምንድነው የማገኘው የሚለውን ነገር በምናይ ሰዓት። ለምሳሌ አንዴ ጠዋት ያረፈደ ሰው ቀን ሙሉ ነው የሚያረፍደው ማለት ነው። ምክንያቱም ዛሬ አሁን ለምሳሌ ካረፈድን ሰኞ ካረፈድን ሰኞ ጠዋት ካረፈድን ሰኞ ቀኑን ሙሉ ነው የምናረፍደው ቀኑን ሙሉ ብቻ አይደለም ሳምንቱን ሙሉ ነው የምናረፍደው። ምክንያቱም ስራዎች ወይ እየተዋዋሱ እየተዋዋሱ እየተዋዋሱ እየተዋዋሱ ሳምንቱን ሙሉ በውሰት በውሰት ስለሚቀጥሉ ማለት ነው ነው ሳምንቱ ሙሉ አርፋጅ ሆኜ እቀራለሁ ማለት ነው። ይሄ ደግሞ ምንድነው ስራዬ ላይ ተጽዕኖ ያመጣል ያሳድርብኛል አቅሜን በስነ ስርዓት ማሳየት አልችልም። ያለኝን እውቀት ወጥቼ ማሳየት ያቅተኛል ማለት ነው። ስለዚህም የተዋጣለት ስራ ጥርት ያለ ስራ መስራት ያቅተኛል ማለት ነው። እንደዛ ማድረግ አቃተኝ ማለት ደግሞ የምሰራው ስራ ውጤታማ አይሆንም ውጤታማ አልሆነም። ማለት ደግሞ እኔም ከስራ ገበታዬ እነሳለሁ የራሴም ስራ ከሆነ ደንበኞቼን በአግባቡ ባለመያዝ በማርፈድ እነሱ ለምሳሌ እዛ ቁጭ ብሎ። እየጠበቁኝ እኔ ማረፍድ ከሆነ እንደገና ደግሞ እነሱ ባሉበት ጥያቸው እንደዚህ እንደዚህ ሰዓት ደርሶብኛል ምናምን ብዬ ጥያቸው የምሄድ ከሆነም ይሄ ራሱ ሌላ ሌላ ማለት ነው ሌላ የኪሳራ መንገድ ነው ማለት ነው። ስለዚህ ስራዬን በሰአቱ ነው የምሰራው ስራ ቦታ በሰአቱ ነው የምደርሰው። ስለዚህ ምንድነው ወደ ስራ በሰአቱ ትደርሳለህ ለሚለው ጥያቄ?

በዚህ ቅዳሜና እሁድ ምን ታደርጋለህ ነው የሚለው ጥያቄው? በዚህ ቅዳሜና እሁድ ማደርጋቸው ብዙ ነገሮች አሉ ብዙ እቅዶች አሉኝ ምክንያቱም ስራ ሳምንቱን ስራ ስለምሰራ ማለት ነው። ከስራ መልስ ነው አንዳንድ የራሴን የምላቸውን ነገሮች የማቅደውም የማስተካክለው ከስራ መልስ ነው። ስለዚህ አሁን ለምሳሌ ዛሬ ቅዳሜ ነው ዛሬ ቅዳሜ ሙሉ ቀን ስራ ነው የዋልኩት ከዛ አስራ አምስት ሰዓት ከስራ ወጣሁኝ ከስራ እንደወጣሁ ምንድ ነው ያደረኩት? ወደ ቤት ነው የመጣሁት ወደ ቤት መጥቼ ምን አደረኩኝ? የምሰራው ስራ አለ ማለት ነው ያንን ስራ በቀጥታ ጀምሬ ስራውን አሁን እየሰራሁ ነው የምገኘው ማለት ነው። ስለዚህ ምንድነው? ቅዳሜን ነገ ደግሞ ያው ነገ እውድ ስለሆነ ያው ብዙ ነገር ስራ አለ እንደገና መዝናናት አለ ምናምን ነገር እኔ ግን ያው የመዝናናት የመዝናናበት ጊዜ የለኝም ምክንያቱም ያው የስራ ሰው ስለሆንኩኝ ሁሌ ስራ ብቻ ነው የምሰራው ስራዬን ስራዬን ስራዬን ነው። የምለው እና ይሄን ነው እንግዲህ በዚህ ቅዳሜና እሁድ ምን ታደርጋለህ ብላችሁ ለጠየቃችሁኝ ያው ቅዳሜ ስራ እሰራለሁ እሁድ ስራ እሰራለሁ። ስለዚህ ሁሉንም ቅዳሜ ሁሉንም እሁድ ስራ ነው የምሰራው አይነት ነው ምክንያቱም ስራ ስትሰራ ነው ገንዘብ የሚመጣው ገንዘብ ካልመጣ ደግሞ መኖር ብዙም ደስ አይልም ማለት ነው። ገንዘብ ከሌለ ብዙም መኖር እንት አይልም። በቃ አያስደስተህም ስለዚህ ገንዘብ ሊኖርህ ይገባል ማለት ነው። በዚህ ምክንያት ነው እኔ አሁን ወደ ስራዬ ወደ ስራዬ ወደ ስራዬ የምለው ብዙ ጊዜ ወደ ስራ የማደለው በዚህ ምክንያት ነው። አሁን እሁድ እሁድ እለት ማለት ነው እሁድ ውድለት ጠዋት እነሳለሁ ከዛ በጠዋት ነው የምነሳው እና ጸሎት አደርጋለሁ። ጸሎት ካደረኩ በኋላ ምንድ ነው የማደርገው ቀጣዩ ስራዬ ምንድ ነው የሚሆነው? ትንሽዬ እንቅስቃሴ አደርጋለሁ የአካል ብቃት እንቅስቃሴ አደርጋለሁ ትንሽ ከዛ በኋላ ቁርሴን እሰራለሁ ቁርሴን እበላለሁ ከዛ በኋላ ወይ ደግሞ ማለት ነው ቤተክርስቲያን እሄዳለው ቤተክርስቲያን ሄጄ እዛ ጸሎት አድርሼ ምናምን ነገር። እመለሳለሁ ከዛ ከተመለስኩ በኋላ ምንድ ነው የማደርገው? ማለት ነው ስራዬን እጀምራለሁ ማለት ነው። ከዛ በኋላ ወደ ማታ አካባቢ ሊሆን ሲል ደግሞ አንጀ ቀን ሙሉ ለምሳሌ ስራውን ነው የምሰራው ስራውን እየሰራው እየሰራው እየሰራው እውላለው ማለት ነው። ከዛ በኋላ እንደ ድካም አይነት ስሜት ከተሰማኝ ደግሞ ወጣ ብዬ ትንሽ እዝናናለሁ ወደ ከተማ ትንሽ ወጣ ብዬ ማለት ነው አየር ምናምን እወስዳለሁ ከዛ የማገኘው ሰው ካለ ሰው አገኛለሁ ምናምን ከሰዎች ጋራ አንድ ሁለት ምናምን እላለሁ ጊዜን አሳልፋለሁ ማለት ነው። ከእነሱ ጋር ከዛ እንደገና እመለስና ደግሞ ምንድነው የማደርገው? ማለት ነው ከዛ ተመልሼ ልብስ አጥባለሁ ማለት ነው። እነዚህ የስራ ልብሶች አሉ ምናምን ነገርን ያው እኔ ሚስት ስለሌለኝ ብቻዬን ስለምኖር። ልብስ አጥባለሁ የሰራ ልብሶችን ምናምን ልብስ አጥቤ ምናምን ከጨረስኩ በኋላ ያንን ነው ስራ መልሼ እጀምራለሁ ማለት ነው። ስለዚህ ያው ስራ መስራት ያስከብራል ስራ መስራት ጥሩ ነው። ለማን ለማንኛውም ሁላችንም ማለት ነው ስራ ብንሰራ ይመከራል ሁላችንም ስራ መስራት አለብን ለመለወጥ ለማደግ ነገ የተሻለ ነገር ላይ ለመድረስ ስራ መስራት እንዳለብን ነው እኔ የማውቀው የሚሰማኝ ማለት ነው። ስለዚህ ቅዳሜና ሆድን በስራ ነው የማሳልፈው። እንደውም እንደውም የሆነ ነገር ትዝ አለኝ ነገ አሁን ለምሳሌ ነገ ዛሬ ቅዳሜ ነው ብያችሁ የለ ነገ እንትን ነው የማደርገው? ነገ ምንድነው? ይሄ ማሳ ሄዳለሁ ማሳ ሄጄ ማሳ አያለሁ ምናምን ነገር ማሳ ላይ አሉኝ ማሳ ለምሳሌ እየተመረተ ያለ ነገር አለ እዛ ያ የሚመረተው ነገር ምን ደረጃ ላይ እንዳለ በደንብ በስነ ስርዓቱ አያለሁ አጤናለሁ ምናምን ነገር ምንድነው የሚያስፈልገው ምንድነው የጎደለው ያለው ምንድነው የሌለው ምንድነው የሚለውን ነገር ማለት ነው። በደንብ በስነ ስርዓቱ እከታተላለሁ ተከታትዬ ምናምን ነገር የሚያስፈልገውን ነገርም ደግሞ ግብአት እንደዚህ ተጨማሪ ምናምን ነገሮች ካሉ እነሱን አቀርባለሁ። ያው ራቅ ስለሚል ቦታው ማለት ነው አሁን ከዚህ አሁን ካለው በትንሽ ራቅ ስለሚል በጠዋት ነው ተነስቼ የምሄደው። ከዛ ሄጄ ምናምን ነገር ከዛ እንደተመለስኩ ያው ካልደከመኝ ልብሴን ልብስ ማጠብ ግድ ነው። ሁሌ በቃ ልብስ አጥባለሁ ምናምን ነገር ልብስ አጥቤ ከዛ በኋላ ስለሚደክመኝ ሻወር ምናምን እወስዳለሁ ሰውነቴን ምናምን እታጠባለሁ ከታጠብኩኝ በኋላ ምንድነው የማደርገው ማለት ነው። ትንሽ አርፍ ብዬ ከዛ በኋላ ይሄ የራሴ ስራ የምለው አለ ለምሳሌ አሁን በራሴ የምሰራው ማለት ነው ያንን ስራ እጀምራለሁ ማለት ነው። ያንን ስራ ጀምሬ እስከሚመሽ ድረስ እንቅልፌ እስከሚመጣ ድረስ በደንብ ስራውን እሰራለሁ ማለት ነው። ስለዚህ በዚህ ቅዳሜና እሁድ ምን ታደርጋለህ ላላችሁኝ በእቅድ በፕሮግራም ቀኖችን በስነ ስርዓት እጠቀማለሁ ማለት ነው

የምትወደው ፍራፍሬ ምንድነው? ነው የሚለው ጥያቄው ያው እኔ የምወደው ፍራፍሬ ብዙ ነው ሁሉንም የፍራፍሬ አይነቶች እወዳቸዋለሁ። ምክንያቱም ለሰውነታችን በጣም አስፈላጊ ናቸው በጣም ቆንጅዬ ናቸው ምናምን ማለት ነው። ስለዚህ ሁሉንም የፍራፍሬ አይነቶች እወዳቸዋለሁ። እኔ ብዙ ጊዜ እንደውም እንደዚህ እንደነ ይሄ ምንድነው ለምሳሌ ማንጎ ታውቃላችሁ? ማንጎ የሚያውቅ ሰው አለ እኔ አሁን ማንጎ በደንብ ነው የምወደው ምናምን ነገር ማንጎ አቡካዶ አቡካዶ እወዳለሁ። አቡካዶስ ታውቃላችሁ እናንተ ፓፓያ የሚባልም አለ። ፓፓያም ብርቱካን ደግሞ ይባላል ከፍራፍሬዎቹ ማለት ነው። ሌላ ደግሞ ምንድነው? ከእነዚህ በተጨማሪ አናናስ የሚባል አለ ያ አናናስም በጣም በቃ ቆንጆ ነው በጣም ለሰውነታችን አስፈላጊ ነው ማለት ነው። እና ብዙ ጊዜ እንደውም ማንጎ በምበላ ሰዓት ደግሞ አቡካዶ በምበላ ሰዓት በቃ ውስጤ ደስተኛ ነው የሚሆነው ምናምን ይመቸኛል በቃ ቆንጆ ቆንጆ አይነት ስሜቶች ናቸው የሚሰሙኝ በውስጤ ማለት ነው። ስለዚህ ነው። ብዙ ጊዜ እንትን የምበላው እነዚህን ፍራፍሬዎችን የምጠቀሙ ማለት ነው። ስለዚህ ፍራፍሬን መብላት በጣም አስፈላጊ ነው በጣም ነው የሚጠቅመው። እና በቤታችሁ እንደውም እንትን እያላችሁ ማለት ነው እንደዚህ እየገዛችሁ ብታስቀምጡ እንትናች ውስጥ ማቀዝቀዣ ማሽናቹህ ውስጥ እያስገባቸው እያስቀመጣቸው ከዛ እያወጣችሁ ብትጠቀሙ እንደውም ተመራጭ ነኝ እኔ እኔ የምለው እንደኔ ለምሳሌ የምከር ሀሳብ ስጠን ብትሉኝ ይሄንን ነው ለማክራቹ የምችለው ማለት ነው። ሁልጊዜም ማድረግ ያለባችሁ ምንድነው? እናንተም በጣም እንትኖችን እነዚህ ፍራፍሬዎችን መጠቀም ፍራፍሬዎችን መብላት ምክንያቱም ፍራፍሬ መብላት እጅግ በጣም አስፈላጊ ነው ጠቃሚ ነው። ለሰውነታችን ግንባታ በጣም እጅግ እጅግ እጅግ በጣም በቃ የላቀ አስተዋጽኦ ስላላቸው ማለት ነው ፍራፍሬዎችን መጠቀም መልመድ መቻል አለባቹ እናንተ ማለት ነው። እና ብዙ ቦታ ለምሳሌ አሁን እዚህ ኢትዮጵያ ውስጥ አሁን ብዙ ቦታ ላይ እነዚህ ፍራፍሬዎች ይገኛሉ። እኔ አሁን ያለሁት እዚህ ኦሮሚያ ክልል ነው። ኦሮሚያ ክልል ውስጥም በጣም ብዙ ፍራፍሬዎች አሉ በቃ ማንጎ አቡካዶ ፓፓያ አለ ብዙ በቃ ብርቱካን ምናምን መንደሪን አናናስ ሀባብ ሌላ አፕል የሚባል አለ በጣም ብዙ ናቸው እነሱ ያው እንቁጠራቸው ካልን ማለት ነው። ቆጥረናቸው ልንደርስባቸው የማንችላቸው ራሱ እጅግ በጣም ብዙ ብዙ ብዙ ብዙ የብዙ ብዙ ማለት ነው። ናቸው ማለት ነው። ስለዚህ እነዚህን ነገሮች መጠቀም ለምንድነው የሚጠቅመው? ብለን ብናወራ አሁን ለምሳሌ ጤንነታችን በጥሩ ሁኔታ እንዲጠበቅ ገብቷችኋል አይደለ የሚገርም በቃ አስደማሚ የሆነ ጤንነት እንዲኖረን ከታሰበ ከተፈለገ ማለት ነው። እነዚህን እንትኖች በደንብ መጠቀም እነዚህ አትክልቶችን ማለት ነው እንደዚህ ፍራፍሬ የምንላቸውን ነገሮች በደንብ አብዝተን መጠቀም መቻል አለብን። እንደገና ሌላኛው ደግሞ ምንድነው? ሀይል እንድናገኝ ይሄ ጉልበት የሚባል ነገር አለ አይደለ ሀይል ጉልበት የሚባለውን ነገር እንድናገኝ ዘንድ አሁንም በድጋሜ እነዚህን ፍራፍሬዎች በስነ ስርዓቱ በአግባቡ መጠቀም መቻል ይኖርብናል ማለት ነው። ሌላ ደግሞ ምንድነው? ከዚህ በተጨማሪ እያንዳንዳቸው ማለት ነው ከበሽታ የመከላከል አቅማቸው ራሱ በቃ በጣም ነው የሚያኮራው በጣም ነው ደስ የሚያሰኘው ማለት ነው። ስለዚህ እኔ አሁን እኔ በግሌ እኔ በግሌ አሁን እጠቀማለሁ ፍራፍሬዎችን በደንብ ነው የምጠቀመው ማለት ነው። ፍራፍሬዎች በደንብ እበላለሁ። የቀን ለምሳሌ የቀን ምግቤ አለ አይደለ በቀን የምወስደው ምግቤ ውስጥ ቢያንስ አንድ ሁለቱን እንደ ግብአት እጠቀማቸዋለሁ ሁሌ በቃ ምግቤ ላይ እነሱ ተቀላቅለው አብረው ነው ያሉት ማለት ነው። ስለዚህ በጣም ነው የሚጠቅሙን በጣም ነው በቃ የሚስማማኝ እነሱን በምበላ ሰዓት አሁን ብርቱካን ስበላ ማንጎ ስበላ ፓፓዬ ስበላ አቡካዶ ስበላ ሙዝ ስበላ በቃ ጠቅላላ እነዚህ አሁን ፍራፍሬ የምንላቸውን ነገሮች በምበላ ሰዓት ማለት ነው። በደንብ ነው በቃ የሚመቸኝ ሰውነቴ ላይ ማለት ነው። ስለዚህ የምትወደው ፍራፍሬ ምንድነው? ብላችሁ ለጠየቃችሁኝ እኔ ሁሉንም የፍራፍሬ አይነቶች በደንብ ነው የምወዳቸው ማለት ነው

የምትወደው ፊልም ምንድነው? ይላል ጥያቄው እኔ ብዙ የፊልም አድናቂ አይደለሁም። ነገር ግን ፊልም እወዳለሁ ብዙ ጊዜ ፊልም እከታተላለሁ ያው ብዙም አይደለም ግን ሲያጋጥመኝ ምናምን እንደዚህ ሳገኘው ነው የማየው እንጂ እንደዚህ ስራዬ ብዬ ምናምን ቁጭ ብዬ ፊልም በማየት ጊዜዬን አላሳልፍም። ግን አንዳንዴ ሳየው ሳየው ማለት ሳየው ማለት ካገኘሁት አየዋለሁ በቃ ይመቸኛል። ምናምን ነገር እና ምን አይነት ፊልም ነው የምትወደው ብላችሁ ለጠየቃችሁኝ ጥያቄ? የአማርኛ ፊልሞች ሆነው አስቂኝ ዘውግ ያላቸው ማለት ነው የሚያስቁ ፊልሞች ደስ ይሉኛል። ምክንያቱም ስለሚያዝናኑ ለምሳሌ እኮ አሁን ፊልም ማየት በራሱ ምንድነው ትርጉም ለኔ ለኔ ለእናንተ አይደለም። ለኔ አሁን ፊልም ለምንድነው የምታየው ብላችሁ ብትጠይቁኝ ለኔ ፊልሙ ማየት ምንድነው እረፍት ነው። ማረፍ በቃ ለምሳሌ የሆነ የሚያስጨንቀኝ ነገር ካለ ከዛ ከሚያስጨንቀኝ ነገር ለማረፍ ለመረጋጋት ማለት ነው። በአጭሩ እና የዋልኩበትን ምናምን የሆነ የሚደብሩ ደስ ደስ የማይሉ ስሜቶች አሉ አይደለ እንደዚህ ስታስታውሳቸው የሆነ ሰላም የሚነሱ አይነት ስሜቶች እነሱን ለመርሳት ምናምን ነገር ነው እንትን የምለው ማለት ነው ጊዜ የማሳልፈው ፊልም በማየት ማሳለፈው በዚህ ምክንያት ነው። ሌላኛው ምንድነው? ትምህርት ለማግኘት እውቀት ለማግኘትም አያለሁ ፊልሙ ምክንያቱም ፊልሙ በምታይ ሰዓት አንድ በፊልም ምክንያት የሚተላለፉ መረጃዎች አሉ። ለምሳሌ ምክር ታገኝበታለህ ገብቶሃል አይደለ ምክር ታገኝበታለህ እንደገና የእውነት የእውነት ምድር ላይ ያለውን የሰዎችን ባህሪ ታይበታለህ በፊልሙ ማለት ነው። እና ብዙ የአማርኛ ፊልሞች እንደውም ውድዛ ነው የሚያደሉት አሁን እንደዚህ የፈረንጅ ፊልም በምናይ ሰዓት ምንድነው ብዙውን እንስሳ ምናምን እንስሳዎችን እንደዚህ ስያያደርጉ ምናምን ምናምን ምናምን በቃ እንትን የሚሉት ግን እንደዚህ የሀበሻ ፊልሞች ወይም ደግሞ የአማርኛ ፊልሞች ያው ቋንቋችንን ስለምናውቅ ነው መሰለኝ እንትን ናቸው። በተፈጥሯቸው ማለት ነው ወይ ክፋት የሆነ የሆነ ሰው በቃ ክፉ ክፉ ሆኖ ሲሰራ ምናምን ነገር ያሳያሉ። ወይ ደግሞ አንዱ በቃ መልካም ገራገር ምናምን ሆኖ ሲሰራ ያሳያሉ። ወይ አንዱ ገዳይ ምናምን በቃ የሆነ ነፍሰ ገዳይ ነፍሰ በላ ምናምን ሆኖ ሲሰራ ያሳያሉ ወይ ደግሞ አንዱ አፍቃሪ በቃ የሆነ የፍቅር ሰው ሆና ምናምን ሆኖ ስሰራ ያሳያሉ ማለት ነው። ስለዚህ ሀሜተኛ ምናምን ነገር ወይ ደግሞ ሌባ ምናምን ነገር ያሳያሉ ከዛ ሁሉ እኔ እንደው ተመችቶኝ የማየው ምንድነው ካላችሁ የሆነ የሚያስቅ አለ አይደለ ዝም ብሎ በቃ አይባልም ብለህ የምትጠብቀውን ነገር የሚል አለ አንዳንድ ሰው ለምሳሌ አይወራም እኮ ይሄ ነውር ነው የምትለውን ነገር ድብን አድርጎ የሚያወራ ሰው አለ። ድብን አድርጎ የሚያወራ ሰው ማለት ነው ያን ያን የሚያወራውን ሰው የሚያወራው ሰው በደንብ ነው የሚያስቀኝ ብዙ ጊዜ ማለት ነው እና ጊዜዬን ወስዶ ምናምን ነገር አንከትክቶ ነው የሚያስቀኝ። ስለዚህ እንትን ነው እንደዛ እንደዛ አይነት ሰዎች ይመቹኛል ማለት ነው። ሌላኞቹ ደግሞ ምንድን ናቸው? የፍቅር ሰዎች አሉ በቃ ፍቅርን የምትማርባቸው እንደገና ደግሞ እንድትጠነቀቅ የሚያደርጉ አሉ የፍቅር ፍቅር ውስጥ ለምሳሌ አንተ አፍቃሪ ከሆንክ ሌላኛው ደግሞ ለምሳሌ ያንተ የኔ የምትለው አርግብህን ለመውሰድ ምናምን ነገር ይጣጣራሉ በቃ የሆነ የማይጓጥጡት የማይገቡበት ነገር የለም ማለት ነው። ያ ያ ነገር እንደዛ በሚያደርጉ ሰዓት ደግሞ አንተ ያው ትጎዳለህ ምናምን ነገር እና ያንን ታይበታለህ ትማርበታለህ ምናምን ብቻ በቃ ብዙ ብዙ ነው በጣም ብዙ ነው መዘዙ ማለት ነው። እንደዚህ ፊልም በምታይ ሰዓት አንተ ራስህ በቃ ራስህን ልትጣላው ትችላለህ ወይ ደግሞ ቤተሰብህን ሚስት ካለ ሚስትህን ልጆቼን ሁላ ልትጣላ ትችላለህ ወይ ደግሞ በጣም በቃ ቤተሰብህን ልትወድ ቤትህን ልትወድ በቃ ፍቅርህን በደንብ ልትንከባከብ ትችላለህ ማለት ነው። ስለዚህ የምትወደው ፊልም ምንድነው? ብላችሁ ለጠየቃችሁኝ ጥያቄ እኔ የምወደው ፊልም አማርኛ ፊልም ነው ማለት ነው

እሺ ሰላም ጤና ይስጥልኝ እንዴት ናቸሁ የድምጽ መልእክት ትልካለህ። ይላል ጥያቄው የድምጽ መልእክት ልካለሁ። ምክንያቱም ያው አንዳንድ ቦታዎች ላይ ቦታ ብቻ ሳይሆን አንዳንድ ሰዎች እንትን አይችሉም ለምሳሌ በጽሁፍ ለመግባባት ለማውራት ሀሳብ ለመለዋወጥ ስለማይችሉ ማለት ነው ምንድነው የማደርገው ብዙ ጊዜ እንደነዛ አይነት ሰዎች የሚሆን የድምጽ መልእክት ነው የምልክላቸው ማለት ነው። የድምጽ መልእክት ያው በሀገሪቷ ዙሪያ ላሉ ሰዎች ለብዙ ሰዎች ለጓደኞቼ ሊሆን ይችላል ለቤተሰብ ሊሆን ይችላል። በአጠቃላይ ለህዝቡ ሁሉ የድምጽ መልእክት ማስቀመጥ እችላለሁ እሱንም ያው እንትኖችን የተለያዩ የድምጽ መልእክት መላኪያ መንገዶችን በመጠቀም እልክላቸዋለሁ ማለት ነው። ስለዚህ እነሱም ያንን ያዩ የተላከላቸውን ድምጽ እያዩ መልስ ይሰጣሉ። እና በተለይ በተለይ ደግሞ አሁን ለምሳሌ ለጓደኛ ለፍቅረኛ እንደገና ደግሞ ለስራ ባልደረባ ለወንድም ለእህት ለአባት ለእናት ለአጎት ለ አማችም ሊሆን ይችላል ለሁሉም ማለት ነው። እንደገና ደግሞ ለጎረቤት ቀበሌ ላለ ሰው የሆነ የሆነ ቦታ ላለ ሰው ምንድነው የምናደርገው የድምፁ መልእክት መላክ እንችላለን ማለት ነው። ለምንፈልገው ሰው ለምሳሌ ማናገር ሀሳብ መለዋወጥ ምክር መምከር ወይም ደግሞ መመከር ሀሳብ መስጠት ወይም ሀሳብ መቀበል እንደገና መልእክት መንገር ወይም ደግሞ መልእክት እንዲነግሩን ማድረግ ሰላም ማለት እንደገና ጤንነታቸውን መጠየቅ ሌላም ሌላም በቃ ያሉበትን ሁኔታ ማወቅ የፍቅር ሁኔታቸው ምንድነው ስራቸው ምንድነው ምን እየሰሩ ነው አሁን ላይ ያሉበት ሁኔታ ምንድነው የሚለውን ነገር በሙሉ ማለት ነው። ማየት የምንችለው በምንድነው በድምጽ መልእክት ስንላላክ ነው ማለት ነው። ስለዚህ ከሰዎች ጋር በድምጽ መልእክት መላላክ እጅግ በጣም አስፈላጊ ነው በጣም ጠቃሚ ነው። ምክንያቱም ይጠቅማል ማለት ነው ድምጽ መላላክ እንደዚህ ከሰዎች ጋር ድምጽ በምን ላላክበት ጊዜ በጣም በቃ ሰዎች አትራፊ ነው የምንሆነው እኛ ሰዎች ማለት ነው። ምክንያቱም እኛ ሰዎች በተፈጥሮ ምን ያስደስተናል ብያችኋለሁ እንትን በድምጽ ድምጽን መስማት አሁን ለምሳሌ የኔ የኔ ፍቅረኛዬ ራሱ ማለት ነው። እንደዚህ ከመጽፈላት እንደዚህ በድምጽ ባወራት ነው እኔ እኔን ደስ የሚለኝ እሷም ያው እንደዛው ደስ እንደሚላት ነው ደስ የሚላት ነው የሚመስለኝ። ጠቃሚ ነው እንደዚህ በድምጽ መልእክቶችን የተለያዩ መልእክቶችን በድምጽ መላላክ በጣም ጠቃሚ ነገር ነው በጣም አስፈላጊ ነገር ነው። ምንድነው ደግሞ ሌላ የሚጠቅመው ብለን ካየን ለምሳሌ መጽሐፍ የማይችሉ ሰዎች ሊኖሩ ይችላሉ። በእጃቸው እንደዚህ ያንን እንዲላክ የተፈለገውን መልእክት መጻፍ የማይችሉ ሰዎች ሊኖሩ ይችላሉ። ስለዚህ ምንድነው የሚያደርጉት ከሚጽፉ በድምጽ ማለት ነው ድምጽ እየቀዱ ይልካሉ ማለት ነው ያ መጽሐፍ ያለባቸውን ነገር ወደ ድምጽ ቀይረውት በድምጽ ሊልኩ ይችላሉ ማለት ነው። ሌላ ሰዎች ደግሞ እንደዚህ ሲጽፉ ሊቆዩ ይችላሉ ያ የሚጽፉት ነገር ጊዜያቸውን የሚበላ ከሆነ የሚያቆያቸው ከሆነ ምንድነው የሚያደርጉት ማለት ነው። እንትን ያደርጋሉ ድምጽ ድምጽ ይቀዱና የቀዱትን ድምጽ ይልካሉ ማለት ነው። ስለዚህ ይሄ ይሄ ለምንድነው የሚጠቅመው ካላችሁ አንድ ጊዜ እንዳይባክን ይረዳል ማለት ነው። ሁለተኛ ደግሞ እነሱ ጽፈው የሚልኩት መልእክት ሀሳብ እንዳይኖረው የተለየ አረዳድ እንዳይኖረው ማለት ነው። ምን ያስፈልጋል እኛ እንትን በድምጽ ሲሆን በደንብ እንረዳቸዋለን ሀሳባቸውን በደንብ መግለጽ ይችላሉ ማለት ነው። ምክንያቱም ሰዎች ይለያያሉ እንትን ሲጽፉ አንድን ቃል በብዙ አይነት አማርኛ መጠቀም ይችላሉ። ለምሳሌ ምን ለምሳሌ የሆነ ቃል እንውሰድ ምን አይነት ቃል ብንወስድ ነው እንደዛ አይነት ምሳሌ ልናገኝለት የምንችለው እና በአጠቃላይ ማለት ነው ልላችሁ የምፈልገው ነገር ምንድነው? የድምፀ መልእክት እላላካለው

እሺ የቀን መቁጠሪያ ትጠቀማለህ ይላል? የዛሬው ጥያቄ የቀን መቁጠሪያ እጠቀማለሁ ምክንያቱም ያው የቀን ሙቁጠሪያ መጠቀም የማየው ብዙ አይነት የቀን መቁጠሪያዎች አሉ። እኔም እንግዲህ ከእነሱ መሃል ብዙዎቹን እጠቀማቸዋለሁ የቀን መቁጠሪያዎችን ማለት ነው በጣም ነው የሚያስፈልጉት። የቀን መቁጠሪያዎች እጅግ በጣም አስፈላጊ ናቸው በጣም ጠቃሚ ናቸው ማለት ነው በዚህ ምክንያት ነው እንግዲህ እኔም የቀን መቁጠሪያዎችን መጠቀም የጀመርኩት ምንድነው? ቀንን እንቆጥርበታለን ማለት ነው። ቀን ስንቆጥር ደግሞ ያው ብዙ የምናገኛቸው የምናተርፋቸው ነገሮች ይኖራሉ ማለት ነው። ቀን በመቁጠሪያችን ለምሳሌ እቅድ እናወጣበታለን እቅድ አውጥተን ደግሞ በዛ ባወጣነው እቅድ ደግሞ የምንመራ ከሆነ ትርፋማዎች እንሆናለን ማለት ነው። ስለዚህ አንዱና ዋነኛው የቀን መቁጠሪያ ጥቅሙ ምንድነው? ነገሮቻችንን በጊዜ ረድፍ ረድፍ አስይዘን በመርህ እንድንጓዝ እንድንንቀሳቀስ ይረዳናል ማለት ነው። ይሄ ነው አንደኛው ሌላኛው ነገር ምንድነው? ሀሳቦች ከሀሳቦች ጋር ስራዎች ከስራዎች ጋር ሁኔታዎች ከሁኔታዎች ጋር እንዳይጋጩብን ይረዳናል ማለት ነው። ይሄ የቀን መቁጠሪያ እንደገና ሌላኛው እሱ ሊረዳን የሚችለው በምንድነው ካልን? በዓላት እንዳይጋጩብን ለምሳሌ እኛ ለሆነ ነገር ያስቀመጥነው ቀን በሆነ ነገር እንዳይያዝብን በሌላ በሆነ ነገር እንዳይያዝብን ማለት ነው። ሌላው ምንድነው? የሆነ ጉዳይ እንዲፈጸምልን አስበን ጉዳዩ ግን ገና ወደፊት ከሆነ የሚፈጸመው ለዛ ለጉዳይ የሚበቃ ወጪ ከሌለን እስከዛ ድረስ ያለውን ጊዜ በመቁጠርና በማሰላሰል እዛም ያደርሰንን ወጪ በመበጀት በማዘጋጀት ማለት ነው። የሚመጣውን ጊዜ በስነ ስርዓቱ በመጠቀም በመስራት ማሸነፍ ይቻላል ማለት ነው። ስለዚህ የቀን መቁጠሪያ ለምሳሌ የፈረንጆቹ ለብቻ አላቸው እኛም ደግሞ የኢትዮጵያውያን የራሳቸው የቀን መቁጠሪያ አላቸው ማለት ነው። ስለዚህ በሁለቱ መሃል ያለውን ልዩነት ራሱ ልናውቅና መርምረን ልንደርስበት የምንችለው የቀን መቁጠሪያ ሲኖረን ነው ማለት ነው። በምንድነው የምንለያየው በምን ያህልስ? ቀን ነው የምንለያየው የሚለውን ነገር ለማየት አሁን ለምሳሌ እንደ ፈረንጆቹ ዘመን አቆጣጠር እና የኛ የኢትዮጵያውያኑ የሓበሾቹ የቀን አቆጣጠር ፈጽሞ የተለያየ ነው ማለት ነው። ወሩም የተለያየ ነው ቀኑም የተለያየ ነው ዓመተ ምህረቱም የተለያየ ነው ማለት ነው ይሄ የሆነው በምንድነው? ኢትዮጵያም የራሷ የሆነ የቀን አቆጣጠር ቀመር ስላላት ነው ማለት ነው። ስለዚህ እኔ አሁን እንደ አንድ ሰው እኔ በግሌ ማለት ነው የቀን መቁጠሪያን የምጠቀም ከሆነ እዚህ መሃል ያሉ ልዩነቶችን በደንብ አውቃቸዋለሁ። ልዩነቶችን ካወቅኩ በኋላ ደግሞ እነዛ የተፈጠሩ ልዩነቶች በምን ምክንያት ነው የተፈጠሩት? መፈጠራቸው ምንድነው? ጥቅሙ ምንድነው? የሚያስገኙትስ ነገር ምንድነው? የሚለውን ነገር በደንብ አይበታለሁ ማለት ነው። ስለዚህ በአጠቃላይ አሁን እንደ ሀሳብ እንደ ሀሳብ ማንሳት የምፈልገው የቀን መቁጠሪያን እጠቀማለሁ ብዬ ከመለስኩ በኋላ የቀን መቁጠሪያን እንዴትና መቼ ነው የምጠቀመው? የት ነው የምጠቀመው? የሚለውን ያው ለምሳሌ በሚገጥመኝ ሁኔታ ተያይዞ ነው ከሚገጥመኝ ሁኔታ ጋር የተያያዘ ነው። ለበአል አክብሮት ከሆነ የፈለኩት የበአል የቀን መቁጠሪያ አለ። ለስራ ከሆነ ለምሳሌ የስራ ቀናትና የእረፍት ቀናትን ለመለየት ከሆነ የፈለኩት የስራ የቀን መቁጠሪያ አለ ማለት ነው። ሌላ ደግሞ እንደዚህ እንዲሁ በተፈጥሮ ደግሞ የቀን መቁጠሪያዎች አሉ አይደለ ስለዚህ እኔም ለዛ ብዬ ነው በቃ የቀን መቁጠሪያን የምጠቀመው በዛ ምክንያት ነው።

መዝገቦችን ታስቀምጣለህ ይላል ጥያቄው? መዝገቦችን በስነ ስርዓቱ በሚገባቸው ቦታ ማስቀመጥ በጣም ተገቢ ነው። ምክንያቱም መዝገቦች የሚጠቅሙ ናቸው። እንደየመዝገቦቹ አይነት እንደየመዝገቦቹ መጠን እና እንደየመጡበት ጊዜ ማስቀመጥ እጅግ በጣም አስፈላጊ ነው ማለት ነው። ለምሳሌ እንደ መዝገቦቹ አይነት ስንል መዝገቦቹ አይነታቸው ምንድን ነው? የምን መዝገብ ናቸው ከየት ነው የመጡት? ለምንድን ነው የመጡት? እስከ መቼ ነው የሚፈለጉት የሚለውን ነገር በደንብ በስነ ስርዓት ለይቶ ማወቅ ያስፈልጋል ማለት ነው። ከዛ እነሱ ከተለዩ በኋላም ለብቻ ይቀመጣሉ። ከዛ በኋላ ያው መዝገቦቹ በስነ ስርዓት ይቀመጣሉ ማለት ነው ቦታ ቦታ ተሰጥቷቸው። እንደገና አንደኛው በምንድን ነው አልን በአይነታቸው ነው ብለናል። ሁለተኛው ደግሞ በመጡበት ቀን ማስቀመጥ እንችላለን ለምሳሌ ዛሬ የመጣ መዝገብ ወይም ደግሞ ዛሬ የመጣ የደንበኛ አንድ መረጃም ያው መረጃው ተደምሮ ተደምሮ ተደምሮ ተደምሮ ምንድነው ሚሆነው? መዝገብ ተዘጋጅቶለት መዝገብ ተከፍቶለት እዛ መዝገቡ ስለሚቀመጥ ነው ያው የደንበኛ መረጃም ዞሮ ዞሮ በመዝገቡ ስለሚቀመጥ ያው መዝገብ ነው ሚባለው ማለት ነው። ስለዚህ ያን ለምሳሌ ዛሬ የመጣውን አለ አይደለ ዛሬ የመጣውን ትናንት ከመጣው ጋር አንድ ላይ ማስቀመጥ የለብንም። ገብቷቹሃል አይደለ? ትናንት የመጣውን ከትናንት ሳምንት በፊት ወይ ከወር በፊት ወይ ከአመት በፊት ከመጣው ጋር አንድ ላይ ማስቀመጥ የለብንም ገብቷችኋል። ትላንት የመጣው ፋይል የትላንትና ፋይል ነው ስለዚህ በትናንትና ፋይል ውስጥ ነው መቀመጥ ያለበት መዝገቡ ራሱ ማለት ነው በትናንትና በተከፈተ መዝገብ ውስጥ ነው። በስነ ስርዓት መቀመጥ ያለበት ዛሬ የመጣው ፋይልም በዛው ልክ ዛሬ የመጣው መዝገብ በዛው በዛሬው መዝገብ ውስጥ ነው መቀመጥ ያለበት ማለት ነው። ለምሳሌ የዛሬ ሳምንት የመጣውን ወይም ደግሞ የከፈትነውን የጻፍነውን መዝገብ ከዛሬው ጋር አንድ ላይ ማስቀመጥ የለብንም ማለት ነው። ምክንያቱም ያው ዋጋ ያስከፍለናል ስንፈልገው መከራ ነው ቶሎ ላናገኘው እንችላለን በተለያየ ቀን የተቀመጠ ከሆነ ማለት ነው። ሌላው እስከመቼ በሚልም ማስቀመጥ እንችላለን? እስከመቼ የሚለውን በምንወስድ ሰዓት ብዙ ጊዜ እንደዚህ አይነት መዝገቦችም እና ምን አይነት መዝገቦች ናቸው? ተቀምጠው እስከ ለምሳሌ ማለቂያ ቀን ያላቸው መዝገቦች አሉ ለምሳሌ ከሆነ ወር በኋላ የሚቃጠል የጊዜ ቆይታቸው የሚቃጠል ወይም ከሆነ አመት በኋላ የጊዜ ቆይታቸው የሚቃጠል እነዚህ እነዚህ መዝገቦች በጊዜ ገደብ መቼ ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ይህንን በምናደርግ ሰዓት ምንድነው መጠንቀቅ ያለብን? የዛሬ አራት አመት ወጥቶ መወገድ ያለበትን መዝገብ እስከ ዛሬ አምስት እስከ ዛሬ ስድስት አመት የሚቀመጠው ውስጥ ከከተትን አሁንም ፈልገን እናጣዋለን ማለት ነው ስለዚህ ይሄ ስራን ያበላሻል ደንበኞቻችንን ያጉላላብናል ማለት ነው። እና ሌላኛው ምንድን ነው? በስም ተመሳሳይ የሆኑ መዝገቦችን በአንድ ቦታ ነው የማስቀምጠው እኔ በተለምዶዬ ማለት ነው አይነት አሰራር ነው የምጠቀመው መሰላችሁ። በስም ተቀራራቢነት ያላቸው ወይም ደግሞ አንድ አይነት ሀሳብ ያላቸው መዝገቦችን በአንድ መዝገብ ወይም ደግሞ በተመሳሳይ ረድፍ አድርጋቸውና ማለት ነው። እዛ ጋር አድርጌ ነው የምቆጣጠራቸው ለቁጥጥር ያመቻል። እንደገና የተፈለገ አንድ መዝገብ ያለምንም እንግልት ወዲያው ብድግ ተደርጎ ወደ አገልግሎት ክፍል መሄድ ሚችልበትን ሁኔታ ማመቻቸት መቻል ነው። ይሄንን ማድረግ ጥቅሙ ምንድን ነው? ለማነው ሚጠቅመው ሚለውን እኔ አሁን ከራሴ ተነስቼ ያየሁትን ነገር ስላለ ነው። መዝገቦችን ማስቀመጥ እንዳይጠፉ ያው ረጅም አመትም ትንሽ አመትም የሚቆዩ መዝገቦችን እጃችን ላይ ያሉትን ማለት ነው። በስነ ስርዓቱ መዝግበናቸው ቦታ ቦታ ሰጥተን ማስቀመጥ አለብን ማለት ነው።